ስንት ነው ይሄዳል ይሄ ቃል ማለት ነው? ስንት ነው ማለት አብዛኛው ጊዜ በብዙ ቦታ እንጠቀመዋለን ይሄን ቃላት ስንት እና ነው የሚል በለ ሁለት ቃል ሲሆን ስንት ሚል እና ነው ሚል ሁለት ቃል አለ ማለት ነው። ስ ስለዚህ አብዛኛውን ጊዜ የተለያዩ እቃዎች ገበያ ላይ ልንገዛ አካባቢ እና የተለያዩ መጠን ለመጠየቅ ለምሳሌ ይሄን ቃላት እንጠቃምበታለን ማለት ነው። ለምሳሌ ገበያ ሂደን የምንጋዛው ሱቅ ላይ ሊሆን ይችላል ገበያ ሊሆን ይችላል የተለያዩ ቦታ ላይ ሄደን ዋጋውን በመጠየቅ ስንት ነው ስንት ነው ዋጋው በማለት እንጠይቃለን ማለት ነው። ለምሳሌ አ አሁን በቀላሉ ልብስ ወይም ጫማ ለመግዛት ቡቲክ ሄደን የምንጠይቀውን ነገር በማንሳት እናወራለን ማለት ነው። ለምሳሌ ጫማ ለመግዛት ሱቅ በምንሄድበት ሰዓት ስንት ነው ይሄ ጫማ ጫማው ስንት ነው ዋጋው ብለን ተከራክረን ጫማውን እንገዛለን ማለት ነው። ምክንያቱም መጀመሪያ ነጋዴ በጠራልን ሳይሆን እኛ ተከራክረን ስንት ነው ከዚህ ሱቅ እንደዚህ አሉኝ እያልን ከሌላ ሱቅ ጋር እያወዳደርን እንገዛለን ማለት ነው። ሌላኛው ደግሞ ስንት ነው ስንል ለምሳሌ የሂሳብ ትምህርት ላይ አብዛኛው ጊዜ ስንት ነው የምላውን መምህር ይጠይቁናል ማለት ነው ለምሳሌ አራት ሲዳመር አራት ስንት ይሆናል ስንት ነው ብሎ ይጠይቀናል ማለት ነው። ስለዚህ የሁለቱ ድምር ስንት ነው ብላን መጠየቅ እንችላለን። ሌላኛው ደግሞ የተለያዩ ሀብቶችን ወይም የገጠር ለምሳሌ ገጠር ብንሄድ ለምሳሌ ስንት ከብቶች አሉ ስንት ፍየሎች አሉ ስንት ልጆች አሉ አያልን ስንት ቁጥር በቁጥር የሚገለጸውን ነገር ስንት ነው ስንት ያወጣል ስንት ነው እያልን እንጠቀማለን ማለት ነው። ስለዚህ ይሄ ደግሞ በጣም አስፈላጊ የ ሁሌ ቀን ለቀን የምንጠቀመው የቃላት አይነት ነው ማለት ነው ስለዚህ ይቺ ቃል ለሁሉም በጣም ጠቃሚ የሆነች በየቀኑ ሁሉም ነገር ላይ እየገባች የምንጠቀምባት ቃል ስለሆነች በጣም ተፈላጊ ቃል ናት ማለት ነው። ለምሳሌ ስንት አመረትክ ስንት አተረፍክ እንላለን ነጋዴ ለምሳሌ ከሀገር ሀገር አምጥቶ ሲነግድ ስንት አተረፍክ ስንት አከሰረህ እያልን ኪሳራውንም ሆነ ትርፉን በስንት የምትለዋ ቃል እንጠቀማለን ስንት ስንል አማርኛ ቃል ብትሆንም የምትገልጽልን ግን ቁጥሩን ነው ማለት ነው። ስንት ነው ይሄ ዋጋው ስንል ለምሳሌ ስንት ብር ነው ዋጋውን ማለት ነው ቁጥሩን ነው ቁጥሩን ነው የምትገልጽልን ይቺ ቃል ስለዚህ በጣም አሪፍ ነች በጣም ሁል ጊዜ ቀን ለቀን የምንጠቀመው የአማርኛ ቃል ነች ሁሉም ሰው ይቺን አውቆ በ በቁጥር የሚገለጹትን ነገሮችን ስንት አወጣ ስንት ናት እያልን መጠየቅ እንዳለብኝ ይሰማኛል ማለት ነው ስለዚህ ስንት ናት ቃልን በየቀኑ እጠቀማታለሁ ማለት ነው። እኔ

ትሩ ይላል ትሩ ማለት ባለ ሁለት ቃል ሲሆን ባለ ሁለት ፊደል አንድ ቃል ሲሆን እቺ ጥሩ የሚለውንም እንደ ቅድሙ ብዙ ቦታ ላይ እንጠቀማለን ጥሩ ማለት አበበ ጥሩ ስነምግባር አለው ስንል የአበበን ባህሪ ትገልጽልናለች ማለት ነው። የአበበን ማንነት በዚች አንድ ቃል ሙሉ ማንነቱን መግለጽ እንችላለን ማለት ነው። ምክንያቱም ጥሩ ስነምግባር አለው፤ ጥሩ ፀባይ አለው፤ ጥሩ አስተዳደግ ነው ያደገው፤ ስንል ማህበረሰቡ ውስጥ ትልቅ ቦታ ያላት ቃል ናት ማለት ናት እቺ ቃል ብዙ ቦታ እየገባች ታገለግላለች ለምሳሌ ጥሩ ሰው ነው፤ ጥሩ ስብእና ያለው ነው፤ ጥሩ ቤተሰብ ያሳደገው ነው እንላለን ማለት ነው። ስለዚህ ጥሩ የምትለዋ ቃል እያንዳንዱ አረፍተ ነገር ላይ እየገባች ብዙ ነገር ታሳውቀናለች ማለት ነው። አብዛኛው ለጥሩ ነገር ነው ይቺን ቃል የምንጠቀማት። ለምሳሌ ለመጥፎ ለሆኑ ነገሮች እቺ ጥሩ ናት የምትለዋን ቃል አንጠቀምም። ለምሳሌ ብንወስድ አስተማሪ ተማሪውን በጣም ጥሩ እጅግ በጣም ጥሩ እያለ ፈተና ውጤቱ ላይ ቢያሰፍር፤ ካለው ተማሪ አንፃር አወዳድሮ በጣም ጥሩ ውጤት ስላለው በጣም ቀጥልበት በጣም ጀግና ነህ ለወደፊት ነው መሄድ ያለብህ በጣም ጥሩ ሰርተሃል እያለው እያደነቀው ነው ማለት ነው። ስለዚህ እቺ ቃል በጣም አስፈላጊና በጣም ጠቃሚ ነገር ነች ማለት ነው። ስለዚህ ስለዚህ ሁሉም እንዲህ አይነት ቃል እየተጠቀምን ጥሩ ስነምግባር ያለውን ሰው ብንገልጽለት ያስደስታል ማለት ነው። ስለዚህ ይቺን ቃል የት የት እንጠቀማለን ለምሳሌ ቤተሰቦች ልጆቻቸውን ለማበርታት ሲሉ መምህራን ከትምህርት ቤት የተሻለ ውጤት ያላቸውን ተማሪዎች እንተን ለማለት በየቦታው በየአካባቢው መጠቀም እንችላለን ማለት ነው። ለምሳሌ ይሄ ቃል መስሪያ ቤት ላይ ሊሆን ይችላል፤ ጥሩ ቦታ ያለውን ሰው ጥሩ ሰርተሃል ጀግና ነህ ቀጥልበት ልንለው እንችላለን ማለት ነው።

ዝናብ ይላል ዝናብ ባለ ሶስት ሆህያ ቃል ነው። ስለዚህ ዝናብ አብዛኛው ጊዜ የሚገልጸው ከሰማይ የሚመጣውን ከሰማይ የሚወርደውን ውሃ ልንለው እንችላለን። ስለዚህ ዝናብ ስንል አብዛኛው ጊዜ የራሱ የሆነ ወቅት አለው። ለምሳሌ የክረምት ወቅት የሚባሉ በጣም ክረምት በጣም የሚዘንብባቸው እኛ ሀገር አንፃር ኢትዮጵያ አንፃር ሀምሌ ነሀሴ ሀምሌ ሰኔን ነሀሴ ናቸው። እና ስለዚህ እነዚህ ወቅቶች በጣም ዝናብ የሚዘንብባቸው ወቅቶች ናቸው። ዝናብ ወቅት ብዙ ስራ ይሰራል በተለይ በግብርናው አለም በጣም ስሩ የሚከናወንበት ወቅት ነው። ስለዚህ እህል እንዛራለን የተለያየ ነገሮችን በመዝራት ዝናብን በመጠበቅ ዝናብ ዘንቦ ያሳድግልናል ማለትም ሌላኛው ዝናብ በጣም ጠቃሚ ነው። ለምሳሌ ሳር ምድሪቱን እንድትለመልም ሳር የተለያዩ ወንዞች እንዲሞሉ የዝናብ ሀይል ያስፈልገናል ማለት ነው። ዝናብ በጣም ብዙ ዘርፈ ሆኖ ዘርፈ ብዙ ጥቅም አለው። ለምሳሌ በመብራት ሀይል እንኳን ወንዞች እንዳይጎዱ ዝናብ በመዝናብ እንትን ማለት እንችላለን ማለት ነው። ዝናብ እንዲዘንብም ማድረግ እንችላለን ዝናብ እንዲዘንብ በሁለት መልኩ እናደርጋለን በተፈጥሮና በሰው ሰራሽ መልኩ በሰው ሰራሽ እኛ ዝናብን በመፍጠር ዝናብ እንዲዘንብ ማድረግ እንችላለን። በተፈጥሮ ደግሞ ዝናብን እንዴት እንዲዘንብ ማድረግ እንችላለን የተለያዩ እሳቶችን ዳኖችን በመትከል ዝናብ እንዲዘንብ ማድረግ እንችላለን። ምክንያቱም ዝናብ በጣም እጅግ አስፈላጊ ነገር ስለሆነ ሁሉም ሰው ዝናብ እንዲዘንብ ማድረግ አለበት ብዬ አስባለሁ። ስለዚህ ሁሉም ሰው እነዚህ ዝናብ እንዲዘንብ ዝናብ ሀብታችን መሆኑን አውቆ ሁሉም ዛፉን አለመጨፍጨፍ ደኑን መንከባከብ የሁላችን ድርሻ ስለሆነ ይሄ ዝናብ ደግሞ በተለይ በግብርና አለም ላይ ለተሰማሩ ግማሽ ፐርሰንት በላይ ለሆኑ ህዝብ እና እንዲያገለግል ዝናብ እንዲዘነብ በወቅቱ እንዲመጣ ማድረግ የሁሉም አካላት ድርሻ ስለሆነ ሁሉም ሰው መተባበር አለበት ማለት ነው። ስለዚህ ይሄን በማድረግ ዝናብ እንደዚንብ ማድረግ እንችላለን ማለት ነው።

ልጅ ይላል ልጅ ባለ ሁለት ፊደል ቃል ነው። ልጅ ስንል እንየው ብዙ ልጅ የሚገልጽበት አለ ግን አብዛኛው የምንጠቀመው ልጅ የሚል ቃል የሚጠቅመው ለሰው ልጅ ሲሆን። ልጅ ማለት ባልና ሚስት በመሆን የሚወልዱት ልጅ ወይም ልጅ ሴትም ሊሆን ይችላል ወንድም ሊሆን ይችላል ከዛ ደግሞ ሴትም ወንድም ላይሆን ይችላል ማለት ነው። ሶስተኛ ጾታ አሁን ላይ ሴትም ወንድም ስላልሆነ ምክንያቱም በፍላጎት የሚደረገው ጾታ አለ። ይሄ ደግሞ በጣም እንትን ነው ጠቃሚ ነው። ስለዚህ ልጅ ስንል በሶስት በላይ ላለው ጾታ ሁላ ሚኢት የተሰጥህ ስም ነው። ስለዚህ ልጅ ከየት ይገኛል ነው። ልጅ ከሚስትና ከወንድ ተገናኝቶ የሚወልዱት ሲሆን ስለዚህ ልጅ ጥቅሙ ምንድነው? ልጅ መውለድ መጀመሪያ ጥቅሙ ምንድነው? ልጅ መውለድ ዘርን መተካት ለዛ ቤተሰብ ትልቅ ነገር ነው። ምክንያቱም አሁን ለምሳሌ እኔ ብወልድ በእኔ ስም ስለሚጠራ ልጄ የኔን ዘር ተክቼ ሞትኩ ማለት ነው። ምክንያቱም ይሄ ሰው ሁል ጊዜ ቋሚ ስላልሆነ እዚህ ስለማይኖር ዘሩን ተክቶ ሁሉ ሰው መሄድ አለበት ይሄን አለም መልቀቅ አለበት ማለት ነው። ሁለተኛ ደግሞ ልጅ የተለያዩ ስራዎችን በመስራት ቤተሰብን ያግዛል። ለምሳሌ በገንዘብ ሊደግፍ ይችላል አድጎ ራሱን ችሎ ተምሮ ከቤተሰብ በላይ ሀብት አግኝቶ ቤተሰብን ዘመድን ሀገርን ሊያገለግል ይችላል ማለት ነው። ስለዚህ ልጅ በጣም ፀጋ ነው ልጅ ፀጋ ነው ውለዱ ክበዱ የሚባለው በእኛ ሀገር አንፃር ልጅ ብዙ ጥቅም ስላለው ብዙ ዋጋ ስላለው ነው። ለምሳሌ ሀገር መከላከያ ሆኖ ሀገርን ያገለግላል። በተለያዩ ዘርፍ ትምህርቱን ተምሮ አገሪቱን ያጋላግላል ራሱን ያስተዳድራል። እሱም ልጅም እንደገና ልጅ ወልዶ አገር ይሆናል አገርን ላይ ዜጋ ወይም ዜጋ ተክቶ ይሞታል ማለት ነው። ስለዚህ የሰው ልጅ እዚህ ስንኖር ተራ በተራ ስለሆነም አንዱ ወልዶ አንዱን ተክቶ ስለሚሄድ እንደዚህ ልጅ አስፈላጊ ነው። ልጅ የሚል ቃል በጣም በብዙ መግለጽ እንችላለን ስለዚህ በትንሹ እንዲህ ገልጨዋለሁ ማለት ነው።

ቀይ ሽንኩርት ይላል? ቀይ ሽንኩርት፣ ሽንኩርት በሁት ይከፈላል። ነጭ ሽንኩርት እና ቀይ ሽንኩርት፣ ይኸው ቀይ ሽንኩርት መጀመሪያ ሽንኩርት ምርት ነው፣ አንድ ምርት ነው። በግብርናው አለም ታዋቂ፣ አሁን በተለይ ገበያ ላይ ከተወደዱት ነገሮች ሽንኩርት ነው። ሽንኩርት አስፈላጊ ነው። ሽንኩርት ሁል ጊዜ በየቀኑ በምግብነት የሚያገለግል ወጥ ላይ የተለያዩ ወጥ ላይ እየሰራን የምንጠቀመው ማለት ነው። አለ ሽንኩርት ምንም አይነት ወጥ ሰርተን መብላት አንችልም ማለት ነው። ምክንያቱም ሽንኩርት እንደ ቅማም ነው። ማለትም ያለ ሽንኩርት የተሰራ ወጥ ምንም የሚጣፍጥ ነገር የለውም። ስለዚህ ሽንኩርት በጣም አስፈላጊ ነገር ነው። ሁሉም ሰው ሽንኩርትን በጣም መጠቀም አለበት። ጥሩ ነው፣ በጣም አስፈላጊ ነው። ምክንያቱም ሽንኩርት በምንጠቀምበት ወቅት ዘይትን መቀነስ እንችላለን፣ ሽንኩርት፣ በሽንኩርት የተሰራው ልዩ ነው፣ አስገራሚ ነው። ለምሳሌ በትንሿ ሽሮ እንኳን ብንወስድ ሽሮ ወጥ ለመስራት ሽንኩርት አስፈላጊ ነው። ስለዚህ ሽንኩርት፣ በተለይ ቀይ ሽንኩርት በጣም አስፈላጊ ነው። ምክንያቱም ወጥ እንዲጣፍጥ ያደርጋል። የተለያዩ ዘይትን ጋር በማቁላላት በጣም በምግብነት ከሚውሉት ዛሬ ከወዱ ነገር ሽንኩርት ነው። ስለዚህ ሽንኩርትን በመዝራት ነው የምናገኘው መጀመሪያ። የተለያዩ የሽንኩርት አይነቶች አሉ። ለምሳሌ ከውጭ ሀገር የሚመጡ አሁን በጣም ምርጥ ምርጥ የሆኑ ሽንኩርቶች አሉ። የሀገር ውስጥ ትንሽ ድቅቅ ስለሚል፣ የሀገር ውስጥ ሽንኩርት ብዙም እንትን አይልም። አሁን ግን ከውጭ ሀገር የሚመጣው ትልልቁ ወፋፍራሞ ሽንኩርት በጣም ገበያው ላይ በሰፊ ተደርሽነት አለ ማለት ነው። ስለዚህ ሽንኩርት እለት እለት ኑሯችን ላይ፣ ምግባችን ላይ በጣም አስፈላጊ ነገር ቢሆን ሽንኩርት ነው። አለ ሽንኩርት ወጥ መስራት አንችልም። አለ ሽንኩርት የሚቀመስ፣ የሚለስ ነገር የለም። ሽንኩርት በጣም አስፈላጊ ነው። በተለይ ስጣ ወጥን የሚንሰራ ከሆነ፣ ጥብስ አይነት ነገሮችን ስንሰራ ሽንኩርት በጣም አስፈላጊ ነው። ምክንያቱም አለ ሽንኩርት ስጋ ወጡ አይጣፍጥም ማለት ነው። ሽንኩርት ማጣቸጫ ነው። ስለዚህ ከሽንኩርት ግን በጣም አስፈላጊ ነው። ሽንኩርት ግን በትንሹ ለመድኃኒትነት ነው የሚሆን እንጂ፣ አብዛኛውን እንደ ቀይ ሽንኩርት ብዙ ጊዜ የተለያዩ ወጥ ነገሮች ላይ አብዛኛው ጊዜ አይገባም ማለት ነው። ስለዚህ የቅንጦት ነው ነጭ ሽንኩርት የቀይ ሽንኩርት ግን የሁሉም ግን ግዴታ አስፈላጊ የሆነ የምግብ አይነት ነው ማለት ነው።

ትልቅ ይላል ይኸው ትልቅ የሚለው ቃል በብዙ ነገር እንጠቀምበታለን ትልቅ ስንል ለምሳሌ ቃሉን ብናየው ትልቅ ማለት የሚበልጥ ብዙ የሆነ ነገር ማለት። ለምሳሌ ከሰው ልጅ ጋር ሰው ጋር አያይዘን ብናየው ትልቅ የሚለውን ቃል ለምሳሌ በእድሜ ትልቅ የሆነን ሰው ወንድሜ ትልቅ ቢኖር አሁን ይሄ ትልቅ ወንድሜ ነው እላለሁ ማለት ነው። ምክንያቱም እድሜውን ነው የምናየው ወይም አብዛኛው ጊዜ ቁመትም ኧረ እሱ ትልቅ ነው እሱ ይበልጣል በማለት መወዳደር እንችላለን ማለት ነው። ስለዚህ ትልቅ የሚለው ካል በሰው ልጅ አንፃር በዚህ የምናየው እድሜንና ቁመንትን ማየት እንችላለን ማለት ነው ርዝማኔ ያለውን ነገር ትልቅ ብለን ማየት እንችላለን ማለት ነው። በሌላ በኩል ደግሞ ለሆነ መጠንንም ለመግለጽ ለምሳሌ እህል ነገር ሊሆን ይችላል ትልቅ ነው ብዙ ነው ብዙ ብዙ እንትን አለው ብዙ ብዛት አለው ብለን መጠቀም እንችላለን ማለት ነው። ስለዚህ በሰው ልጅ አንፃር በእድሜ አንፃር ካየን ለምሳሌ እንስሳትን ብናይ በእንስሳት አንፃር ብናይ ትልቅ የሚለውን ቃል እንስሳት ወስደን ብናየው ለምሳሌ በውፍረት ሊሆን ይችላል በብሩ ብዛት በብር ብዛት ቀይረን ለምሳሌ አንድ ከብት ከሌላ ከብት ብናወዳድር እሱ ትልቅ ናት እሷ ትልቅ ናት እንላለን። ማለት በትልቅ ዋጋ የተገዛች ናት እዛ ትበልታለች እንደማለት ነው። ስለዚህ ይሄን ቃል ስንጠቀመው ትልቅ የሚለውን ቃል ስንጠቀመው ትልቅነት ብዛትን ሊሆን ይችላል ቁመትን ሊሆን ይችላል እድሜን ሊሆን ይችላል እናያለን። ለምሳሌ አትክልት ላይ ብዙ ነው ውስድ ይሄ ትልቅ ዛፍ ነው ትልቅ ዛፍ ነው ስንል እድሜው ብዙ ረጅም እድሜ የቆየ ነው ወይም በጣም ግዙፍ ነው። ዛፉ ይቺ ትንሽ ናት ትልቅ ናት ብለን የትልቁ ተቃራኒ ትንሽ የሚለው ቃል አለ። ለምሳሌ ይሄ ትንሽ ወንድሜ ነው ካልኩኝ እኔ ትልቅ ነኝ ማለት ነው። ለምሳሌ በተለያዩ ሁኔታ ማየት እንችላለን ትልቅ የሚለውን ቃል ስለዚህ አሁን ትልቅ የሚለው ቃል ከብዙ ቦታ እንግል አየን ስለዚህ በዚህ መልኩ መግለጽ እችላለሁ ማለት ነው

ሩቅ ይላል ካሉ ሩቅ ማለት አብዛኛው ጊዜ ይሄን ቃል የምንጠቀመው መንገድን ጉዞን አስመልክቶ ማለት ነው። ለምሳሌ ሩቅ መንገድ እወጣለሁ ስንል አምሳሌ አንድ ቀን ሁለት ቀን ሊያጉዝ ይችላል። ሳምንት ሁለት ሳምንት ወር እና አመት ሊያስጉዝ የሚችል ማለት ነው። ዛሬ ዛሬ ትራንስፖርት ስለመጣ ቶል ቶሎ እንደርሳለን እንጂ ድሮ ጊዜ ሩቅ መንገድ በእግራቸው ሲጓዙ ነበር ማለት ወይ ይሄን ጊዜ ሩቅ ሲባል በአመት ወይም በወር ሲደርሱበት የነበረው መንገድን ነው ማለት ነው። ለምሳሌ አሁን አሁን ግን ይሄ ሩቅ የሚለው ቃል በብዙ ቦታ እየገባ የተገለገልነው እንገኛለን። ለምሳሌ ሩቅ ምስራቅ እንደማለት ነው ሩቅ ምስራቅ ስንል ምስራቅ ጫፍ የሆነው ሩቅ አገርን ማለት ነው። ስለዚህ ሩቅ አብዛኛው ጊዜ ራቀብኝ እያልነ እዚህ በየቀኑ እንጠቀመዋለን ማለት ነው። ይሄን ቃል ሩቅ ራቀብኝ በጣም ሩቅ ነው እያልን እንጠቀመዋለን። የሩቅ የሚለውን ቃል ተቃራኒ ብናየው ለምሳሌ ቅርብ ሊሆን ይችላል ማለት ቅርብ ስንል ለምሳሌ አጠገባችን ያለ በአንድ ሰዓት ምንደርሳት በእግራችን መጓዝ የምንችለው ሊሆን ይችላል ማለት ነው። ስለዚህ ሩቅ ስንል ግን ከዚህ ተቃራኒው በጣም ረጅም ጉዞ የሚያስጉዛን ረጅም ሰዓት የሚወስድ መንገድ ከሆነ ሩቅ እንላለን። አብዛኛው ጊዜ ሩቅ የሚለውን ቃል ለመንገድ ነገር ነው የምንጠቀመው። ለመንገድ ብቻ በቃ ሌላ ሩቅ የሚለው ነገር ለመንገድ ብቻ ነው የሚጠቅመው። ስለዚህ የሩቁ ተቃራኒ ደግሞ ለመንገድ የምንጠቀመው ቅርብ ነው ማለት ነው። ቅርብ ስንል በእግራችን ልንሄድ እንችላለን ሩቅ ነው ትምህርት ቤታችን ስንል ለምሳሌ የትምህርት ቤቱን እርቀት እንገልጻለን። ሩቅ ነው ገበያችን ልንል የገበያን እርቀት ሩቅ ነው ቤተክርስቲያናችን ያን እርቀትን እንገንጻለን ማለት ነው። ሩቅ ነው የኛ ሀገር ከተማ የመንግስቱ መቀመጫ ከተማ አዲስ አበባ። ሩቅ ነው ለኔ ስል አሁን ለምሳሌ የአዲስ አበባን እርቀት እየገለጽኩ እገኛለሁ ማለት ነው። ስለዚህ ሩቅን በብዙ ቦታ እያስገባን ግን የጊዜውን እርዝማኔ እየገለጽን እንሄዳለን ማለት ነው። ስለዚህ ሩቅ የጊዜ መገለጫ ወይም የመንገድ እርዝማኔ መገለጫ ነው ማለት ነው

ልብ ይላል ልብ አብዛኛው ግዜ ከሁሉም እንስሳት ላይ እና ከሰዎች ያለ ማለት ነው። ልብ ስንል ለምሳሌ አካሌማ ልብ አለው አበበማ ልብ አለው ስንል ልብ አለው ማለት ሀይለኛም ሊሆን ይችላል። አስተዋይም ልንለው እንችላለን ስለዚህ ልብ ማኖሩን እንገልጻለን ማለት ነው። ልብ ማለት አስታወይ ልብ እንደሆነ አስታውላል ያስታውላል እሱማ ያስታውላል እሱማ አስተዋይ ነው እያልና እንገልጻለን ማለት ነው። ስለዚህ ልብ የሚለው ቃል የመግለጽን የልጁን ቻይ እነት የልጁን ልባም እነት የገልጻል ወይም ልብ አለው ካልነ ጥሩ ልብ አለውም እንላለን። ስለዚህ ጥሩ ነትም ሊገልጽ ይችላል ሩሁ ሩሁ ልብ አለው ስንል ለምሳሌ ለሰው ልጅ አዛኝ ነው ለተቸገረው ያግዛል እንደማለት ነው። ስለዚህ ልብ የሚለው ቃል ከሰው ልጅ የገባ ብዙ ቦታ ላይ ይገልጻል። በተፈጥሮ ልብ የሚለውን ካየን ከሁሉ እንስሳት ላይ እና ከሰዎች ላይ የሚገኝ የአካል የውስጠኛው የአካል ክፍል ሲሆን። ግን አብዛኛው ጊዜ ልብ አለው እሷ ልባም ናት ለምሳሌ ለሴት ልባም ናት ስንል ትጉህ ናት ታታሪ ናት ሰራተኛ ናት እንደ ማለት እንጠቀመዋለን ስለዚህ ልባም ናት። ያለ ማህበረሰቡ ላይ የእሷን ሚና እያጎላን እናያለን ማለት ነው። ስለዚህ ይሄ ልብ የሚለው ቃል በጣም ጠቃሚ የሆነ ቃል ነው። ስለዚህ ሁሉም ሰው የተጠቀመ ይገኛል ማለት ነው ስለዚህ ይሄ ልባም የሚለው ቃል በጣም አስፈላጊ ነው። እንደ ቅድም እንደተነጋገርነው ልብ ስንል ለምሳሌ ይኸው በተፈጥሮ በውስጥ ውስጣችን አካል ክፍል የሚገኘው ነው ግን ማህበረሰብ ይሄን በሌላ ቅኔ ይገልጻል ማለት ነው። እሱ ልባም ነው ካለ እሱ ሩህ ሩህ ልብ አለው እያለ አንድን ሰው መገለጫ ያደርገዋል ማለት ነው። ስለዚህ ልባም መሆን አስፈላጊ ነው ጠቃሚ ነው። ልባም መሆን ለማህበረሰብ መአሳ አዛኝ መሆን እንደማለት ነው።

ገንዘብ ይላል በጣም አሪፍ ካል ነው ይሄ ገንዘብ ስንል ለምሳሌ አሁን አሁን በለንበት ጊዜ ገንዘብ ብዙ ነገር እያደረገ ይገኛል ገንዘብ ከመጋልገያ አልፎ ገንዘብ ሰዎችን ፍቅር እንዳይኖራቸው እያደረገ ያለ ነገር ነው። አሁን አለም ላይ ሁሉም ሰው ገንዘብ በገንዘብ እየተገዛ ወዳጁን ዘመዱን እየቀዳ ስለሆነ ገንዘብ አሁን ላይ ገንዘብ ህይወት ነው ገንዘብ ሁሉም ነገር ነው። ገንዘብ ካለ በሰማይ መንገድ አለ እየተባለ እየተነገረለት ይገኛል ምክንያቱም አሁን ገንዘብ ሁሉንም ማድረግ ስለሚቻል ማለት ነው። ስለዚህ ሁሉም ሰው ገንዘብ ቢኖረውና እኩል ገንዘብ ቢኖረው ሰው ሁላ እንዲህ አይሆንም ነበር ኖሮ ስለዚህ ገንዘብ መኖር እና ሁሉም ሰው ገንዘብ ቢኖረው እኩል ኖሮ ደረጃ ይኖር ነበረ ማለት ነው ሰው። ስለዚህ ገንዘብ እንዲኖረን ብዙ ስራ መስራት ያስፈልገናል ማለት ነው። ሁሉም ሰው ገንዘብ እንዲኖር ይፈለጋል

መታጠቢያ ይላል መታጠቢያ ስንል ለምሳሌ ሚታጠብ ሰው አለ ውሃ አለ ማለት ነው። መታጠቢያ ለምሳሌ መታጠቢያ ቤት የት ነው ካለ? መታጠቢያ የት ነው ጋላዬን ልታጠብ እንላለን። ቀን ለቀን ይሄን የምንጠቀመው ነው። ስለዚህ ለምሳሌ የእግር መታጠቢያ የቱ ነው? የእጅ መታጠቢያ የቱ ነው እያልን መታጠቢያን እንገልጻለን። ልብስ ማጠቢያ ጋንዳ የቱ ጋር ነው ያለው። ስለዚህ ውሃንና የሆነ የምናጥበውን ነገር ጋር የተያዘ ነገር ነው ማለት ነው። ስለዚህ መታጠቢያ የት ነው የት ጋር ልታጠብ እያልን እንጠቀምበታለን ማለት ነው። ስለዚህ እኔ ይሄን ቃል አብዛኛው ጊዜ የምጠቀመው ለምሳሌ ጠዋት ላይ የት ነው? እጅ መታጠቢያ ወይ የት ጋር ነው ፊቴን የምታጠውበው ብዬ እጠይቃለሁ ማለት ነው። ሌላኛው ደግሞ ማታ ከስራ መልስ ደግሞ እግሬን የምታጠበት የእግር መስታጠቢያ የት አለ? የእግር መታጠቢያ የት አለ? እያልኩኝ እጠቀምበታለሁ ስለዚህ መታጠቢያ አብዛኛው ጊዜ ይጠቅማል። ምክንያቱም መታጠቢያን ለይቶ መታጠብ የራሱ የሆነ ጥቅም ስላለ ለምሳሌ ቤት ላይ የእግር መታጠቢያ ብቻ የእጅ መታጠቢያ ብቻ ካለ በጣማ አሪፍ ነው ማለት ነው። ምክንያቱም ለምሳሌ ውሃ ከምንቀዳው እግራችንን ብንታጠብ ለጤናም ጠቃሚ ስላልሆነ የእግር መታጠቢያ ብቻ የውሃ መቅጃ ብቻ መሆን አለበት ማለት ነው። ለምሳሌ ደግሞ የገላ መታጠቢያ ብናይ የገላ መታጠቢያ የራሱ የሆነ መኖር አለበት። የብቻውን ምክንያቱም ገላ ስንታጠብ ገላ ክቡር ነው ተደብቀን ወይ ሰው በማያይበት ቦታ ሆነን ብንታጠብ የተሻለ ነው። ማለትን ምክንያቱም እርቃናችንን ሆነን ሁለሰውነታችንን ስለምንታጠብ ስለዚህ አስፈላጊ ነው ማለት ነው። ስለዚህ መታጠቢያ በጣም ጠቃሚ ነው። መታጠቢያ መምራት ማለት ነው። ስለዚህ መታጠቢያ ለምሳሌ ሽንት ቤት ጋር አንድ ላይ ሊኖር ይችላል። ቤት ውስጥ ላይ ሊኖር ይችላል። ስለዚህ እንደኔ እንደኔ ግን ራቅ አድርገን ከቤታችን ከመኖሪያችን የብቻውን ብንሰራና መታጠቢያ ቤት የብቻ ቢኖር ደስ ይላል ደስ ይለኛል ማለት ነው። እንደኔ

አመሰግናለሁ ይላል ቃሉ አመሰግናለሁ የምስጋና ቃል ነው መጀመሪያ የሆነ ሰው የሆነ ነገር ድርጊት ካደረገልን አመሰግናለሁ ወንድሜ አገስ አመሰግናለሁ እህቴ አመሰግናለሁ ጋሼ እያልነ እናመሰግናለን ማለት ነው ለተደረገልን ነገር። ለምሳሌ እኔ አብዛኛው ጊዜ ብር የሚልክልኝ አግቴ አለና ለሱ ሁል ጊዜ በወር በወር የሆነ ብር ስለሚልክልኝ አመሰግናለሁ። አግቴ አንተ ካሌለህ እኮ ማንም የለኝም እያልኩ የምስጋናን ቃል እገልጽለታለሁ ማለት ነው። ስለዚህ ማመስገን ከሁሉም በላይ ጥሩ ነገር ነው። ምክንያቱም ምስጋና ትልቅ ቦታ ያደርሳል ማለት ነው። ስለዚህ ሁሉም ሰው ቢያመሰግን አሪፍ ነው ምስጋና በጣም እጅግ ጥሩ ነው። ቀን ለቀን ስንኖር ይሄን ማህበረሰብ ላይ አመስጋኝ ማህበረሰብ መፍጠር ጥሩ ነገር ነው ብዬ አስባለሁ። እንደኔ ምክንያቱም ምስጋና ከሁሉ ነገር ቀድሞ መሆን አለበት ለተደረገልን ነገር ዋጋ ምንከፍለው በማመስገን ጀምሮ ነው ማለት ነው። ለምሳሌ የሆነ ሰው ለኛ ዋጋ ቢከፍልልን ለዛ ሰው አመስግነን ዋጋውን መክፈል አለብን ብዬ አስባለሁ። በትንሹ ምስጋና በጣም አሪፍ ነው ማለት ነው ምክንያቱም ለቀጣይም ድጋፍ እንዲያደርጉልን እናመሰግናለን ብንለው ከጣይም ዞሮ ይመጣል ማለት ነው። ለምሳሌ የሚመሰገነው አካላት የተለያዩ ድጋፍ የሚያደርጉ ለምሳሌ አለቅመ ደካማ ለአክማ ደካሞችም ድጋፍ የሚያደርጉትን ሰዎች መመስገን አለብን። ለህፃናት የተለያዩ ሴቶች ለተለያዩ ቁሳኩሶችን የሚያደርጉ የውጪዎች ሀገሮች ዜጎች ሊሆን ይችላሉ ሀገር ውስጥ በጎ ፈቃድ ላይ ተሰማርቶ የሚያገለግሉ ወጣቶችን ሊሆን ይችላሉ። ስለዚህ እነዚህን መመስገን ለነጋ ስራቸው ተንካራ ሆኖ እንዲሰሩ ብርታት ይሆናቸዋል ማለት ነው። ምስጋና ስንሰት እኛ በትንሹ አማስጋኝ መሆን አለብን ትንሽ ነገር ስለተደረገልን ማመስገን ግዴታችን ነው ማለት ነው። ስለዚህ አመሰግናለሁ የሚለው ቃል ማህበረሰብ ውስጥ ትልቅ ዋጋ ያለው ቃል ስለሆነ ቀን ለቀን እንጠቀመዋለን ማለት ነው

እግር ይላል እግር ማለት ከሰው አካል ክፍል ዋናኛው ክፍል ለመሄድ ለመጓዝ የሚጠቅመን ክፍል ሲሆን። እግር አብዛኛው ጊዜ ሁለት እግር አለን ማለት ነው ምክንያቱም ሁለት እግሮች በተፈጥሮ የተሰጡን ሲሆን እነዚህ ለመጓዝ ያገለግሉናል ማለት ነው። ስለዚህ እግራችንን በሰው ሰራሽ ወይም በተፈጥሮ አደጋ ልናጣው እንችላለን። ስለዚህ ይሄ እግር ካጣን አካለ ጎደሎ ሆነን ዘላለም የተለያዩ ስራዎችን እኛ በራሳችን መስራት አንችልም ማለት ነው። ስለዚህ ከሰው ላይ ተረጂ እንሆናለን እግር ካጣን እግር የምናጣበት ምክንያት ቅድም ለመግለጽ እንደሞከርኩኝ በሁለት ምክንያት ልናጣው እንችላለን። እግራችንን ለምሳሌ በተፈጥሮ አደጋ ለምሳሌ መኪና አደጋ ሊሆን ይችላል። የተለያዩ ቦታዎችን ወይ ስራ ፍለጋ ሊሆን ይችላል በምንጓዝበት ወቅት መኪና አደጋ እግራችንን ሊያሳጣን እንችላለን። ሌላው ደግሞ አብዛኛው እግር የምናጣበት እርስ በእርስ ግጭት እንደ ጦርነት አይነቶች ነገር ለምሳሌ እግራችንን ልናጣ እንችላለን። ይሄ አብዛኛው ጊዜ ሀገር መከላከያ ሰራዊት የተለያዩ የጸጥታ አባላቶች አባላቶቻችን ላይ የሚደርስ ጉዳት አይነት ነው ማለት ነው። ምክንያቱም እነዚህ ጦርነት ላይ ስለሚሳተፉ አብዛኛው ጊዜ የአካል ጉዳተኛ እግር የሌለ እጄ የሌለ ይሆናሉ ማለት ነው። ስለዚህ ይሄ ደግሞ አካልጓደለ ማለት የተለያዩ ስራዎችን ለመስራት አደጋች ይሆናል ማለት ነው። ስለዚህ እነዚህ ስራ ለመስራት አካል እንዲኖረን ይፈለጋል። ስለዚህ አካል ጉዳተኛ ከመሆን ፈጣሪ ያድነን

አጭበሮባሬ ይላል ማጭበርበር ስንል በጣም እንትን ስነምግባርን የጎደለ ስራ ነው። መጫጭ አጭበርባሬ ስንል አንድን ሰው ለምሳሌ በመውሰድ ያጭበረብራል ይሰርቃል ይሄ ደግሞ ማህበረሰብን የሚጎዳ ተግባር ነው። ስለዚህ መጭበርበርር ማህበረሰብ ውስጥ ትልቅ ጉዳት የሚያድርስ ለምሳሌ የመንግስት መስሪያ ቤት ላይ የተለያዩ መጭበርበር ስራዎች ይካሄዳሉ። ለምሳሌ ብር ሊሆን ይችላል የተለያዩ በጀቶችን መጭበርበር ወደ ግለሰብ በመዞር የተለያዩ መጭበርበር ስራዎችን ሊሰራ ይችላል። ስለዚህ እነዚህም መጭበርበር ስራዎች አገርን ይጎዳሉ ዜጋን ይጎዳሉ የሀገርን ሀብት ያተፋሉ ስለዚህ ሀገርን ወደ ድህነት አረንቋ እንዲገቡ ያደርጋሉ ማለት ነው። ስለዚህ እነዚህ አጭበርባርባሪዎችን እንዴት ሊቆጣጠር እንችላለን? አሁን የተለያዩ እንትኖችን ዘርግታን የመጭበርበር ሲስተሞችን ልናጣፋቸው እንችላለን ለምሳሌ በእጅ የሚያዙ ብሮችን ወደ ሲስተም በማስገባት ወደ ባንክ ተቆጣጣሪ የሆነ ካሜራን በመጠቀም የተለያየ የመቆጣጠር ዘዴዎችን በመጠቀም ከመጭበርበር ማዳን እንችላለን። መጭበርበር ስንል ለምሳሌ ስልክ በመደወል የሚያጭበረብሩናሉ የተለያዩ ያ ማህበረሰብን በማታለል ሊያደርጉ ይችላሉ። ሎታሪ ደርሶሻል ነይ ብርሽን አስገቢው ከዛ ምናምን የተባለ መጭበርበርእ ንደሚቻል ሁሉም ያወቀው ነው ማለት ነው። ስለዚህ እንዲህ አይነት የመጭበርበር ስራዎችን በእንዴት በምን መልኩ መከላከል እንችላለን? የቅድም መግለጽ እንደሞከርኩ የተለያዩ መከራከያ ዛዴዎች አሉ ለምሳሌ የተለያዩ ሲስተሞችን በመዘርጋት እነዚህ ከመጭበርበር ሰውን ማህበረሰብን ሀገርን ማዳን እንችላለን ማለት ነው። መጭበርበር የሚጀምረው ከመንግስት ቤት ነው። ለምሳሌ ምርጫ ሌጭበርበሮ ይችላል። የተለያዩ ብሮች በተለይ ብር ነክ ነገር አብዛኛው ጊዜ ስጭበርበር እናያለን ማለት ነው።

ፖሊስ ይላል ፖሊስ ስንል ያው ጻጻታ አካል ነው። አብዛኛው ጊዜ ፖሊሶች አካባቢያችን ላይ የተለያዩ የደህንነት ስራ ማህበረሰብን የመጠበቅ ስራ ይሰራሉ የተለያዩ የወንጀል መከላከል ስራን ይሰራሉ። እነዚህ ፖሊሶች በመንግስት ተመርተው ወይም ሰልጥነው ወደ ስራ ገብተው ደሞዝ እየተከፈላቸው የተለያዩ የመጭበርበር ስራዎችን የሌብነት ስራዎችን አዳጋ የሚያጋጥሙትን ቀድሞ በመከላከል ማህበረሰቡን ያገላግላሉ ማለት ነው። ስለዚህ እነዚህ ፖሊስ አባላት አብዛኛው ጊዜ ስራ የሚያደርጉት ምን? ምን ለምሳሌ ሌባ ሌባ አካባቢ ለብዛኛው ሌብነት ካለ ይሄን ሌባ በመሰደድ በመያዝ ወደ ፍርድ ለማቅረብ ለማህበረሰብ እፎይታን ይፈጥራሉ። ማለት ነው። ሌላኛው ደግሞ የተለያየው ሴክተር ላይ ፖሊሶች አሉ። ለምሳሌ ዩኒቨርሲቲ ላይ የሆና ዩኒቨርሲቲ ፖሊሶች አሉ። እነዚህ የተማሪን ደህንነት ይጠብቃሉ። የማህበረሰብን እዛ አካባቢ ያለውን የተማሪ መማር ማስተማር የሚያውኩ ተግባራትን የተለያዩ ስርቅት ሊሆን ይችላል። ለምሳሌ የተማረች ስልክ ምናምን የሚሰርቁትን ሰዎችን ይቆትጥሉ ብዙ ነገር ነው ያገለገላሉ ማለት ነው። ስለዚህ እነዚህ ስርቆቶች እንዳይሰረቁ እና ከአቅራቢያ በመሆን ያገለግላሉ ማለት ነው። ስለዚህ እንዲህ አይነት ፖሊሶችን አካባቢ ላይ በመመልመል እንዲቀጠሩሉ በማድረግ የአካባቢያችን ሰላም ደህንነት ጸጽታ እንዲጠበቅልን መድረግ የሁሉም ባለአድርሻ አካላት መረባረባረብ አለበት ማለት ነው። ምክንያቱም ፖሊስ ማለት ከህብረተሰቡ የሚወጣ ሀይል ሲሆን ያው ህብረተሰቡን መጠበቅ ነው ዋናው አላማ የተቋቋመበት አላማ ህብረተሰቡን ከተለያዩ ከመጭበርበር እንዲታደግ ማድረግ ነው ማለት ነው። ስለዚህ የፖሊሶች ተግባር በዚህ ለመግለጽ ሞክሬያለሁ ማለት ነው።